ትንኞች በአካባቢወ አሉ አዎ በ በኔ አካባቢ ትንኞች አሉ። የተወሰኑ ብዙም ባይሆን አሉ ትንኝ ማለት ያው ትናንሽ ነፍሳት ውሃ ላይ ውሃ እንዴት ነው? ቆሻሻ ውሃ ሲኖር ወይም ደግሞ የዝናብ ውሃ ሲኖር እንደዚህ አይነት ነገር ሲኖር በምቹ ሁኔታ ስለሚሆንላቸው እዛ አካባቢ የሚራቡ ነገር ነው። እና እንኝ ደስ አይልም በቃ ቤት ውስጥም ሲገባ በጣም ነው የሚያስጠላው። ውጪም ደግሞ እንትን ላይ ውሃ ላይ ሲሆን የሆነ ጥዝ የማለት ድምጽም የመረበሽም አይነት ነገር ስለሚኖር እና መነሻው ብዙ ጊዜ የትንኞች ቆሻሻ ነው። ቆሻሻ ውሃ ወይም ደግሞ እንደዚህ የተከማቸው ውሃ ክረምት ላይ ዝናብ ሲኖር። ግቢ ውስጥ ደግሞ እንጨት ቅጠላ ቅጠል ካለ። ንጹህ ካልሆኑ ነገሮች የተነሳ ምናልባት ቅጠላ ቅጠሉ እንትን ትል ምናምን እያወጣ ከሆነ እዛ አካባቢ ላይ እርጥበት ያለበት ቦታ ጠቅላላ ትንኞች ይኖራሉ ማለት ነው። እና ይረብሻሉ ብዛት ግን የሚኖሩት ውሃ ውሃ ላይ ነው የሚራቡት በቃ ከዛ ውጪ አይበዙም።

የምትወደው ፍራፍሬ ምንድነው እኔ አንድ ወይም ሁለት አይደለም የምወደው ፍራፍሬ ብዙ ነው ግን ከዛ ውስጥ በጣም አብልጬ የምወደው ብርትኳንን ነው ፍራፍሬ ስንል ብዙ አይነት ፍራፍሬ አለ ለምሳሌ ሙ አለ ማንጎ አለ ፓፓያ አለ ቴምራ አለ ሙዝ አለ አቮካዶ አለ አናናስ አለ እና በጣም ብዙ የፍራፍሬ አይነቶች አሉ ማለት ነው እነዚህን ፍራፍሬ ለምን እንጠቀማለን አንድ ለጤናችን በጣም ጥሩ ናቸው ለምሳሌ ቫይታሚን ሲ ያለው አሁን ብርቱኳን ነው ብርቱኳንን ከተጠቀምን አብዛኛውን ጊዜ የቫይታሚን ሲ እጥረት አይኖርብንም ማለት ነው ለዛ በቃ ለብዙ ነገር ቆንጆ ነው ለፊታችን ጥራት ለጤናችን ለውበታችን እነዚህ ነገር ሁሉ ከፍራፍሬ ልናገኘው የምንችለው ጥቅም ነው ማለት ነው ፍራፍሬን በተለያየ አይነት አድርገን መጠቀም እንችላለን ለምሳሌ ፍራፍሬን አንዳንድ ጊዜ እንደዚሁም መብላት እንችላለን አንዳንዴ ደግሞ ልክ እንደዚህ በጁስ መልክ አድርገን መጠቀም እንችላለን ለዛ ለወንድ ለሴት ለህጻን ለአዋቂ ለሽማግሌ ለአሮጊት አይባልም ፍራፍሬ። ፍራፍሬ ያገኘ ሰው ሁሉ ለጤናው ለውበቱ ሲል ሊጠቀመው የሚገባ ነገር ነውና በዚህ ዘርፍ ላይ ራሱ ተሰማርተው ያሉ ሰዎች አሁን ላይ በከተማ አካባቢ ሱቆች ላይ በጣም ፍራፍሬ እናገኛላት ነገር ግን እነሱ የሚያመጡት ያው ከዋና ገበሬዎች ቢሆንም ማለት ነው እና እነሱ ራሱ በጣም ትርፋማ ናቸው ከትርፍ ራሱ አንፃር እንደዚህ ወደ ገበያ ራሱን ለማውጣት አሁን ላይ ፍራፍሬ በጣም ነው በቃ ዋጋው ከፍ ያለው ለምሳሌ ልክ እንደ አፕል ኢንጆሪ አይነት ነገሮች በቃ ውድ ናቸው ከተማም ላይ ያ ለምንድነው የሆነው ከእነሱ እነሱ ከሚሰጡት ጥቅም አንፃር ነው ለዛ ሁሉም ሰው ፍራፍሬን ይመገብ ከቤቱ አይጥፋ እንደማንኛውም ምግብ ጠርጴዛ ላይ ይኑር በሳህን ማለት ነው እና ሁላችሁም ተጠቀሙ ለማለት እፈልጋለሁ በዚህ አጋጣሚ

የወተት ተዋጽኦ ትወዳለህ በሚገባ የወተት ተዋጽኦም ወተቱንም በጣም ነው እኔ የምወደው ማለት ነው። እና የወተት ተዋጽኦ የምንላቸው የመጀመሪያው እርጎ ነው። አይብ አለ። እንደገና አጎት አለ። ቅቤ አለ እነዚህ እና ቺዝ አለ ቺዝም የወተት ተዋጽኦ ነው። እነዚህ የወተት ተዋጽኦ ናቸው የሚባሉት እና ከእነዚህ ውስጥ ግን እኔ በጣም የምወደው እርጎ ነው። እርጎ ጠዋት ጠዋት ላይ እንደገና እንደዚህ በገንፎ ብቻ በቃ ቀዝቀዝ የሚያደርግ ነገር ነውና ወተት በራሱ ከብዙ ነገርም አንፃር የምንጠቀመው ነገር ነው። በወተት በቡና እንደገና ደግሞ ብቻውንም ውጪ ላይ ሰዎችንም ስናገኝ ሰው ቤት ጥየቃ ስንሄድ ጓደኞቻችንን ጋር ሆነን ሻይ ቡና ስንል አብዛኞቻችን የ ምርጫ የሚሆነው ወተት ነው። ወይም ደግሞ ወተት በቡና ወተት በሻይ እንደዚህ አይነት ነገሮች ናቸው። እና የወተት ተዋጾ በቃ ዘርፈ ብዙ ጥቅም አለው። ለምን አንደኛ አሁን ቅቤን ብንወስድ የቅቤ ቦታ ሊታካልን የሚችለው ከውጪ ገዝተን የምንጠቀመው ነገር አብዛኛውን ጊዜ ዘይት ነው። ዘይት ደግሞ በፋብሪካ ደረጃ የተቀነባበረ ነው። እና ትንሽም ቢሆን የሆነ አይነት ሂደት ውስጥ አልፎ ነው እኛ ጋር የሚደርሰው እና። ከዛ አንፃር ይሄ ምንም አይነት ሂደት ውስጥ የማያልፍ ተፈጥሮአዊ ቤታችን ልናዘጋጅ የምንችል። እያንዳንዳችን ቤት ውስጥ በቀላል መንገድ ወተት ላም እንኳን ቤት ውስጥ ከሌለን ወተት ገዝተን ከዛ ንጠን ቅቤ ማድረግ የምንችልበት ሁኔታ ስላለ እያንዳንዱ ሰው ያንን ነገር ማድረግ ስለሚችል ይሄ ዘይትን አሁን ለምሳሌ በጣም ይተካልናል ሁለተኛ ደግሞ ተፈጥሮአዊ ነው። ምንም አይነት ነገር አይገባበትም እንደገና ጥርጣሬ ራሱ አይኖረንም። አሁን ከውጪ የሚመጡ ነገሮች ላይ ምን አለበት ምን የለበትም ዘይቶች ላይ ራሱ ማለት ነው። ጊዜው አልፎበታል ወይ አላለፈበትም ወይ ይሄ ሁሉ ጥያቄ ውስጥ ይገባል ማለት ነው። ከዉጭ ገዝተን የምንጠቀመው እያንዳንዱን ነገር ላይ ከዛ ውጪ ግን አሁን ቤታችን የምናዘጋጅ ቢሆን ከእነዚህ ጥያቄዎች ሁሉ ነፃ ነው የምንሆነው ማለት ነው። ሌላኛው ደግሞ አይብ ነው አይብም እንደዚህ የበዓላት ወቅት ላይ ከቀይ ወጥ ጋር እኛ ሀገር በጣም ይበላል። ሲቀጥል ደግሞ ብቻውንም የሚጠቀሙ ሰዎች አሉ ከተለያየ ምግብ ጋር አድርገው የሚጠቀሙ ሰዎች አሉ። እርጎም እንደዛው በባህላችን ከጨጨብሳ ጨጨብሳ ማለት ቂጣ ነው ከቂጣ ጋር ብዙ ጊዜ ይጠቀማሉ ለህፃናት እንዲሁ ህፃናት በጣም ነው አይብ ምንድነው? እርጎን የሚወዱት ለምን ከጤናቸውም አንፃር ምግብ ራሱ ባይበሉ በቃ እርጎ ከጠጡ ይጠግባሉ ማለት ነው። እና ወተት ተዋጾ በቃ አንደኛ ነው ብዙም ናቸው እኔም ሁሉንም ነው የምወደው ከዛ ውስጥ በጣም የምወደው ብቻ እርጎ ነው እንጂ ሁሉንም ነው የምወደው። ሁሉንም ነው ቤታችሁን ውስጥ የምንጠቀመው ከቤታችን አይጠፋም ወተት ማለት ነው። ለምን ለጤናችንም ለሁሉም ነገር ቆንጆ ስለሆነ ከቤታችን ውስጥም ስለምናዘጋጅ ሁሉን ነገር በጣም በጣም ነው የምወደው። እኔ

የትኛውን የቀኑን ሰዓት ትወዳለህ? በቀን ውስጥ ሰዓት ነው ያለው እና ከዛ ውስጥ ደግሞ እኔ የምወደው በግሌ ምሳ ሰዓት ቀን ከስድስት ሰዓት እስከ ሰባት ሰዓት ያለውን ወይም ደግሞ በእኛ አሁን ምሳ ሰዓት የምንለውን ሰዓት በጣም ነው የምወደው። ምክንያቱም ስራ ቦታም ስሄድ ከዛ ውጪ ደግሞ ቤትም ስሆን ጠዋት ላይ ብዙም ያለመመቻቸት ነገር ካለ ቀን ላይ ነው ቡና ተፈልቶ እረፍትም የማደርገው ከዛ ብዙ ጊዜ ደግሞ ከስራም ለምሳ በዚህ ሰዓት ስለምወጣ ቀን ላይ ከቤተሰብ ጋር ሰብሰብ ብለን ምሳ አንድ ላይ የምንበላው ነገር ያስደስተኛል። ከዛ ውጪም ደግሞ አንዳንዴ ጓደኞቼን ቀን ምሳ ላይ ሳገኛቸው ከእነሱ ጋር ራሴን ትንሽ አዝናንቼ ለቀቅ አድርጌ ወደ ስራ የምመለስበት ሂደት አለ እና ያ ነገር በጣም ነው የሚያስደስተኝ። እና የምወደውም ሰዓት ቀን ምሳ ሰዓት ላይ ከ ከስድስት እስከ ሰባት ያለውን እረፍት ማድረጊያ ጊዜ ነው ማለት ነው። ይሄ የየሰው ሁሉ ይለያያል። ምክንያቱም አንዳንዱ ጠዋት ሊወድ ይችላል አንዳንዱም ማታ ሊወድ ይችላል። አንዳንዱ ደግሞ መክሰስ ሰዓት ላይ ሊወድ ይችላል እና ሌሊትም የሚወድ አይጠፋም። ምክንያቱም በቃ ሰው ሁሉ የተለያየ የራሱ ፍላጎት ስላለው ከሆነ ከህይወቱ ጋር ከኑሮው ጋርም የሚያገናኝ ነገር ሲሆን ለሱ ለየት ያለውን ሰዓት የመምረጥ አይነት ነገር አለና እና ከዛ አንፃር ነው። ሁሉም ሰው የየራሱን ሰዓት የሚመርጠው እኔ። አሁን ቀን እረፍት ስላለኝ ነው። ቀን ከስድስት እስከ ሰባት ያለውን ሰዓት የምወደው በዛ ሰዓት ደግሞ ስራ ላይ የሚሆኑ ሰዎች አሉ የዛኔ ምንድነው የሚሆነው? ከእነሱ ከእረፍት ሰዓታቸው ጋር የሚሄድ አብረው ደግሞ ጊዜ ሊያሳልፉ ከሚችሉት ሰው ጋር የሚሄድን ጊዜ ነው የሚመርጡት። ከቤተሰቦቻቸው ጋር ጊዜ ለማሳለፍ የሚመቻቸውን ጊዜ ብቻ እንደዚህ ከነገሮች ጋር አንድ ላይ አድርገው የሚመቻቸውን ሰዓት ስለሚመርጡ የየሰው ይለያያል። የእኔ ግን ምሳ ሰአቴን ውድድ ነው የማደርጋት በጣም

የምትወደው መተግበሪያ ምንድነው አሁን ዘመኑ የቴክኖሎጂ ነው እና አዲስ ነገሮችን በጣም የምናይበት ህይወታችንን በጣም የሚያቅሉልን መተግበሪያዎች ያሉበት ሰዓት ላይ ደርሰናል ከዛ አንፃር ብዙ መተግበሪያዎች አሉ ልክ እንደ አሁን ለማውራት ወይም ደግሞ ጓደኞቻችንን ለማግኘት በየነ በየነ መረቦች አሉ ለምሳሌ ልክ እንደ ቲክቶክ እንደገና ቴሌግራም ዋትሳፕ ኢሞ የምንላቸው አይነት አሉ። እነዚህ ከሰዎች ጋር ለመግባባት መረጃ ለመለዋወጥ አዲስ ነገር ለማየት ለመዝናኛ የምንጠቀማቸው አይነት ናቸው እና ብዙ አይነት መተግበሪያዎች አሉ መተግባሪያዎች አንዳንዶቹ እንደዚህ ከሰዎች ጋር የምንገናኝበት መረጃ የምንለዋወጥበት ናቸው። ሌሎቹ ደግሞ እውቀትን የሚያስጨብጡ ማወቅ የምንፈልጋቸውን አዳዲስ ነገሮች ጥያቄ ሲኖርብን የሚመልሱልን ችግሮቻችንን የሚያቀሉልን የሚፈቱልን ልክ እንደ ዲፕሲክ ቻት ጂፒቲ ጄሚን የመሳሰሉት ደግሞ እንደነዚህ ኤአይ ቱሎች የሚባሉት ለሰው ልጅ ነገሮችን ቀለል ለማድረግ ማንም ማንኛውንም አይነት ጥያቄ በየትኛውም አይነት ቋንቋ ሲጠየቅ ለዛ ነገር ምላሽ የሚሸጥ እና በጣም ነገሮችን የሚያቀሉልን አፕሊኬሽኖች ናቸው ሌሎች ደግሞ ለመማሪያ የምንጠቀምባቸው አሉ ትምህርትን የሚያስጨብጡ እንደዚህ ከእውቀት ጋር የተያያዙ ነገሮችን ብቻ ደግሞ የሚሰሩ አሉና በጣም ዘርፈ ብዙ የሆኑ መተግበሪያዎች አሉ ሌሎቹ የቋንቋ መተርጎሚያዎች ልክ እንደ ትራንስሊተር አፖች እንደነዚህ አይነቶች አሉ የ ልክ ደግሞ አሁን ከአማርኛ የኪቦርድ አይነት መተግበሪያዎች አሉ እና አንድ ወይም ሁለት ሶስት የምንላቸው የመተግበሪያ አይነቶች አይደሉም አሁን በዚህ ጊዜ ያሉት መተግበሪያዎች እና ከዛ ውስጥ ግን አሁን ላይ ብዛት እኔ በግሌ እየተጠቀምኩበት ያለሁት አንደኛ ኤአይ ቱል የሚባሉት ልክ እንደ ጄሚን ቻት ጂፒቲ ምንድንነው ቻት ጂፒቲ ሊፒሲክ እንደነዚህ አይነቶችን በጣም አሁን ላይ የተጠቀምኩ ነው። በተጨማሪ ደግሞ ለመዝናኛ እንደገና ሀሳብን ለመለዋወጥ አዲስ ነገር ለማወቅ የስራ ቅጥሮችን ለማየት ልብሶችን ለማየት እንደዚህ የምንጠቀምበት ደግሞ ልክ እንደ ቲክቶክ እና ቴሌግራም አካውንቶቻችን አሉ ሌሎች ደግሞ አሁን የገበያ መተግበሪያዎች አሉ። ልክ እንደ አሌክ ፕረስ የመሳሰሉ እንደ አማዞን አይነት ሰዎች አሉ እኔ በዚህ ሰዓት በግሌ በጣም የምጠቀመው ጥያቄ የሚፈጥሩብኝን ችግር የሆነብኝን የማላውቀውን ነገር የሚያማክረኝን እንደነ ቻት ጂፒቲን እና ጄሚን እጠቀመዋለሁ ለምን በፊት ላይ የማላውቃቸውን ነገሮች ብዛት የምጠይቀው ያውቃሉ ብዬ የማስባቸውን ሰዎች ነው አሁን ግን ስልኬ ላይ ባለ መተግበሪያ ይሄ ማለት እንዴት ነው እንዴት ነው የምታብራራልኝ ብዬ ብቻ ለቻት ጂፒቲ ወይ ጂሚን ወይም ኤአይ ቱል ጽፌ ጥያቄ የፈጠረብኝን ያልገባኝን እንዴት ደግሞ መፍትሄ ማስቀመጥ እንዳለብኝ ያልገባኝን ነገር ጽፌ ብቻ ለእሱ መላክ ነው እና ከዛ በኋላ ግን እኔ በምፈልገው ቋንቋ በምፈልገው አይነት አገላለጽ አድርጎ ቆንጆ አድርጎ የሚልክልኝ አፕሊኬሽን ስለሆነ ኤአይ ቶሎች በቃ በጣም በጣም በጣም ነው የምወዳችሁ በዚህ ቀጥሎልን ይህንን አፕ የሰራችሁ ሰዎች ተባረክቡልን ነው የምለው ምንም አልልም ሌላ ነገር

ዳቦ ማብሰል ትችላለህ? በሚገባው ዳቦ ማብሰል ከልጅነቴ ጀምሮ የተማርኩት ነገር ነው። እና ዳቦ ያው ቤት ቤት ውስጥም ስለሆነ የሚሰራው እናቴም ስታበስል ስለማይ ለኔ ቀላል ነገር ነበር። ያንን ነገር መልመድ እና ዳቦ ማብሰል እችላለሁ ከልጅነቴ ጀምሮ ነው የማበስለው ዳቦ። ዳቦን ለማብሰል የምንጠቀምባቸው ሂደቶች አሉ የሚያስፈልጉን ነገሮች አሉ። ለምሳሌ ከሚያስፈልገው ነገር አንፃር ዱቄት ያስፈልገናል እንደገና ጨው ውሃ ያስፈልገናል ማለት ነው። እና ይሄንን ወይም ደግሞ ሌላው እርሾ አድርገን እነዚህን ነገሮች አዋህደን ካቦካን በኋላ እሱ ደግሞ እኮ ኩፍ ሲል በኤሌክትሪክ ምጣድም ሊያስፈልገን ይችላል። ይሄ እቤታችን እንዳለው የቃ አይነት ነው የሚወስነው። ወይ ደግሞ በማገዶ ሊሆን ይችላል ወይ ደግሞ በመጋገሪያ ማሽን ሊሆን ይችላል። ከእነዚህ ሶስቱ ተጠቅመን እሱ ኮፍ ሲል ወይም ሲቦካ ኦቨን ውስጥ ወይም ደግሞ በምጣዶቻችን ላይ እንጋግራለን ማለት ነው። እና ከዛም ቀላል ስቴፕ ነው ዳቦውን ደግሞ የምንበላበት መንገድ አንድ ዳቦ በሻይ መብላት እንችላለን ዳቦ በወጥ መብላት እንችላለን ዳቦ በወተት መብላት እንችላለን እና እንደ ፍላጎታችን ባዶውንም መብላት እንችላለን። ቤታችን ባፈራው ነገር አድርገን ብዙ ጊዜ የምንጠቀመው ዳቦውን ጠዋት ቁርስ ላይ ነው ዳቦ በሻይ ብዙ የብዙ ሰው ቤት የሚበላ ይመስለኛል። እንደዛ አድርገን ካበሰልን በኋላ ከዛ ላይ አንድ ቀን ከጋገርን ሁለት ሶስት ቀን ይቆያል ዳቦ ሳይበላሽ ማለት ነው። ቤት ውስጥ የሚጋገረው ከሆነ ሳይደርቅብን እንዳይደርቅ ደግሞ ያው የምንሸፋፍናለን በፌስታል እንደዛ አድርገን እናቆያለንና ዳቦ ማብሰል ለኔ በጣም አሁን ላይ ቀላሉ ነገር ነው።

ዜናውን ከየት ታገኛለህ? ዜና ማለት መረጃ ነው። መረጃ ደግሞ ከተለየ ዘርፍ ላይ አሁን ላይ እናገኛለን። አንድ ወይም ሁለት አሁን ከብዙ ምክንያቱም አሁን ላይ ብዙ አይነት የሶሻል ሚዲያ ወይም ዜና ልናይበት የምንችሉ አማራጮች ስላሉ ከብዙ ነገር ማየትና መስማት እንችላለን። የመጀመሪያው ዜና ማየት የምንችለው ከቲቪ ነው። ቲቪ ላይ አዲስ ነገር ስለ ሀገር ስለ ስለ ሁሉም ነገር ስላለው ነገር ሀገር ውስጥም እየተፈጠረ ስላለው ነገር ከሀገር ዉጪም እየተፈጠረ ስላለው ነገር ስለ ጠቅላላ ነገር። ቲቪ ላይ እናገኛለን። ሌላው ደግሞ ጋዜጣ ላይ እናገኛለን። አዲስ ነገር ሲኖር እና እንደ ሀገር አቀፍ ታትሞ የሚወጡ ጋዜጣዎች አሉ እነሱ ላይ ማግኘት እንችላለን። ሌላው ዩቲዩብ ላይ ማግኘት እንችላለን ዩቲዩብ ላይ አዲስ ነገሮች ሁሌም ይለቀቃሉ። ከዛ ማግኘት እንችላለን። ሌላኛው ቲክታክ ላይ አሁን ላይ በጣም ሀገራችንን እየተቆጣጠረ ካለው የዜና ወይም ደግሞ አዲስ ነገር ከምናይባቸው አማራጮች መካከል አንዱ የቲክታክ አካውንት ወይም ደግሞ በየነበረብ ነው። እዛ ላይ ሁሉም ነገር ማግኘት እንችላለን። ቴሌግራም ግሮፖች ላይ አዲስ ነገር ሲኖሩ በጽሁፍም በምስልም ተደርገው እንደአስፈላጊነታቸው ብዙ ነገር ላይ ማየት እንችላለን። እና ዜና ማየት ለምን ይጠቅማል? ካልን ዜና አንድ ሀገሪቱ ምን ውስጥ ዋለች ምን ሲፈጠረው አለ። ስለ ስራም ሊሆን ይችላል ስለ አንዳንድ ድርጅቶችም ሊሆን ይችላል። እኛን የሚመለከቱ ስለ አየር ንብረትም ሊሆን ይችላል። የእምነት ቴሌቪዥን ደግሞ ከሆኑ የት ምን ተደረገ የት ገዳም ምን ተደረገ። የሚለውን አዳዲስ ነገሮች ከእኛ ጋርም ሊያያዙ ስለሚችሉ እዛ ላይ ማግኘት እንችላለን። ዜናዎች ራሱ ደግሞ የተለያዩ አይነት ዜናዎች አሉ። ለምሳሌ እንደ ጠቅላላ የሚቀርብ ዜና አለ የስፖርት ዜና አለ። የቢዝነስ ዜና አለ እንደነዚህ ይለያያሉ ሁሉ ማለት ነው። ምክንያቱም አሁን የመጀመሪያው የሚቀርበው ዋናው ዜና ላይ ስፖርት አይካተትበትም። ስፖርትም የራሱ የሆነ የራሱ ክፍለ ጊዜ አለው። የቢዝነስም እንደዛው ስፖርት ላይ የሚወራው ለሀገር ውስጥም ስፖርት ለስ ሩጫ ሊሆን ይችላል ስለ ኳስ ሊሆን ይችላል ስለ ውጪው ሊሆን ይችላል። እና ስለተለያዩ ነገሮች ነው የሚወራው ማለት ነው። እና ቢዝነስም ሲሆን ከቢዝነስ ቢዝነስ ነክ የሆኑ ዜናዎች ብቻ የሚቀርቡበት ሰዓት ነው። ከፋይናንስ ጋር እንደዚህ ከግለ ድርጅቶች ጋርም ከምንም ከምንም ጋር ከአስቤዛ ከሸቀጦች ጋር የተገናኙ አይነት ነገሮችን ትንታኔዎችን ለምሳሌ ገበያ አሁን ይካተትበታል። ቢዝነስ ዘገባ ላይ የት ሀገር አስቤዛ በርካሽ ዋለ። ከገበሬ በስንት መጣ አሁን ዋና ገበያ ላይ በስንት እየተሸጠ ያለው የደንበኛው ፍላጎት እንዴት ነው? አቅራቢዎቹ እንዴት ናቸው? የሚለውን እንደገና ደግሞ ለመንግስት የሚገባውን እየከፈሉ ነው ወይ? እነዚህ ነገሮች ደግሞ የሚካተቱት የቢልነስ ዘገባ ውስጥ ደግሞ ወይ ዜና ውስጥ ነው ማለት ነው። ስለዚህ ዜና አንድ በየሰአቱ ራሱን በቻለ ሰዓት የተለያዩ የዜና አይነቶች ይቀርባሉ። አንዳንዴ ደግሞ ድንገተኛ ነገር ሲፈጠር ዜና የሚቀርበው ሰበር ዜና ተብሎ ነው። ምንም ስፖርት እየተነገረ ሊሆን ይችላል በመሃል ከች ይላል በቃ። ወይ ድራማ እየታየ ሊሆን ይችላል በመሃል ከችይላል በጣም ቅጽበታዊ ነገር ሲፈጠር። አንዳንድ ጊዜ በጣም ለሀገራችን ትልቅ ቦታ ያላቸው ሰዎች እንደዚህ ሲያርፉ ወይ ደግሞ የሆነ ችግር ሲከሰት ሰበር ዜና ብሎ በመሃል በመሃል በመሃል በመሃል ይመጣል ማለት ነው። እና ዜናዎችን ከእነዚህ አይነት ቦታዎች እናገኛለን። የሚቀርቡትም በዚህ አይነት መልኩ ነው።

እሳት ለማንደድ ምን ትጠቀማለህ? እሳት ለማንደድ ብዙ ነገሮችን ልንጠቀም እንችላለን። ከዛም ውስጥ እሳት ለማንደድ የምንጠቀመው አንድ ክብሪት እንጠቀማለን ክብሪት ወይም ደግሞ እሳቱን የምንጭርበት ማለት ነው። ሁለተኛው ደግሞ ደረቅ እንጨት ደረቅ እንጨት ያስፈልገናል። ሌላው የሚያስፈልገን ነገር ማቀጣጠያ ፌስታል ሊሆን ይችላል። ጋዝ ሊሆን ይችላል የተለያየ ነገር። ለዛ እሳቱ ቶሎ እንዲቀጣጠልልን የሚያደርግልን ነገር ያስፈልገናል ማለት ነው። ያ እሳት ለማንደድ የምንጠቀመው ነገር ነው። ቀለል ቀለል ያለ ፌስታል ሊሆን ይችላል። ቀጫጭን እንጨቶች ቶሎ የሚቀጣጠሉልን ሊሆኑ ይችላሉ እንደነዚህ አይነት ነገሮችን በመጠቀም እሳትን ቶሎ ማንደድ ይጠቅማል ማለት ነው። እሳቱን ካነደድን በኋላ ደግሞ የምንጠቀመው ምግብ ለማብሰል ነው ወይም ደግሞ ቤትን ለማሞቅ ነው። ይሄ ያው እንደምንፈልገው ነው ቤት ለመሞቅ ከሆነ እሳቱን ያቀጣጠልነው በትላልቅ እንጨት ስናደርግበት ከዛ ቤታችንን ያሞቅልናል ማለት ነው። እንደገና ደግሞ ምግብ ከሆነ ለማብሰል የፈለግነው ያን ያክል በጣም ትላልቅ እንጨት ማስገባት አያስፈልገንም ምክንያቱም የምናበስለውን ምግብ ስለሚያቃጥልብን ቀጠን ቀጠን ያሉን እንጨቶችን እያደረግን እንደዛ ቀስ ብለን እናበስላለን ማለት ነው። ለዛ የሚያስፈልገን ነገር ከብሪትና ቀጫጭን እንጨት ፌስታል የምናነደው ማገዶ ትላለቁን ማለት ነው። እነዚህን በመጠቀም እሳት ማንደድ እንችላለን። እሳት ስናቀጣጥል ግን ህፃናት አጠገባችን ባይኖሩ መልካም ነው ምክንያቱም እሳቱን በእጃቸው ሊነኩ ይችላሉ። እሳት የሚያቀጣጥለው ወንድም ሊሆን ይችላል ሴትም ሊሆን ይችላል። ምንም ችግር የለውም። እንደሚፈልገው ሰውዬ ነው የሚወሰነው እንጂ ማለት ነው

የሙዚቃ መሳሪያ መጫወት ትችላለህ? እኔ አልችልም። በግሌ የሙዚቃ መሳሪያ መጫወት አልችልም። ግን በጣም ነው የምወደው ሙዚቃ መሳሪያ ድምጹን ማለት ነው እና ሲጫወቱ ስሰማ በጣም ከሚያዝናናኝ ከሚያረጋጋኝ ነገር ውስጥ አንዱ ነው። በተለይ ለስለስ ያለ የሙዚቃ መሳሪያ ስሰማ በጣም ነው የሚያስደስተኝ ማለት ነው። የሙዚቃ መሳሪያ በጣም ብዙ አይነት አለ። ፒያኖ አለ፣ ጊታር አለ፣ ክራር አለ፣ ዋሽንት አለ፣ እና ብዙ አይነት አለ። አሁን በእኛ ሀገር ባህላዊ የምንላቸው ልክ እንደ ክራር እና ዋሽንት እንደነዚህ አይነት መስንቆ ሁሉም ሀገር ላይ የሉም። እንደዚህ ኢትዮጵያ ላይ ብቻ ያሉ እንደዚህ የምሽት ቤቶች ወይም ደግሞ መጠጥ ቤቶች ላይ ማታ ማታ የሚዘፈንባቸው አይነት ናቸው። እና ሌሎች ደግሞ አሁን ለዘፈን የሚጠቀሙት የሙዚቃ መሳሪያዎች አሉ። ፒያኖ ሊሆን ይችላል ጊታር እንደነዚህ አይነት ነገሮች አሉ። እና ሰው ሁሉ ደግሞ የሚወደው አንድ አይነት አይደለም። የሚጫወተውም አንድ አይነት አይደለም። እኔ አሁን መጫወት አልችልም። ድምፁን ብቻ ነው መስማት የምችለው። እና ሁሉ የሚማረው የሚጫወተውም እንደ ፍላጎቱ ነው። አንዳንድ ሰው ክራር የሚችሉ ልጆች አሉ። አሁን ከቤተክርስቲያን ጋርም ስለተያያዘ መዝሙሮችም ስለሚወጡበት ማለት ነው። እና እሱ በጣም ጥሩ ነው። መልመድ መልመድ መቻል በጣም ደግ ነገር ነው። እና እንደየሰው ፍላጎት እንደ ሰው አቅም እንደየሰው አያያዝ ይወሰናል ማለት ነው።

የምትመኘው የእረፍት ጊዜ ምንድነው? እኔ የምመኘው የእረፍት ጊዜ ክረምት ነው ክረምት ላይ ብዙ ነገሮችን የምናደርግበት ሰዓት ነው ከብርዱም እንደገና ከእረፍት ጊዜም ከስራም ከትምህርትም የምንወጣበት ጊዜ ከመሆኑ አንፃር ክረምትን እኔ በጣም ነው የምወደውና የምመኘው ሁሌ እንዲመጣ የምጓጓ የምጠባበቀው ማለት ነው ለምን ክረምት አብዛኛውን ስራዎቻችንን አንሰራም አንደኛ ለዛ ነው ሁለተኛ ደግሞ ተማሪዎችም ራሱ ክረምት ላይ ትምህርት ስለሌለ ከቤተሰቦቻቸው ጋር ከጓደኞቻቸው ጋር የሚሆኑበት ጊዜ ነው ይበልጥ ደግሞ ከቤተሰቦቻቸው ጋር ጊዜ የሚያሳልፉበትም ከመሆኑም አንፃር ለኔም የስራ ሰዓትም ስላልሆነ ከቤተሰቤ ጋር ብዙውን ጊዜ እንዳሳልፍ ስለሚረዳኝ እንደገና ከጓደኞቼ ጋር እንደገና ደግሞ ለመዝናናትም ስፈልግ ወደ ሌላውም ሀገር ሰፊ ጊዜ የሚኖረኝ ክረምት ላይ ነው እና ከዛ አንፃር ክረምትን በጣም ነው የምወደው እንደገና አንዳንድ የበጎ ፍቃድ ስራዎች ላይም መሳተፍ የሚቻለው ክረምት ላይ ነው ካለን ጊዜ አንፃር ማለት ነው ከዛ ውጪ መሆን አንችልም ለምን የስራ ሰዓት እያለ ወደዚህ ወደዛ ማለት ስለማይቻል ለዛ በቂ ጊዜ የማገኘው ክረምት ላይ ነው ለመዝናናት በቂ ጊዜ የማገኘው ክረምት ላይ ነው ከጓደኞቼ ጋር እንደ ልብ መሆን የምችለው ሰዓቱ ደረሰ መሸ ነጋ ምናምን ሳልል ጊዜ ማሳለፍ የምችለው ክረምት ላይ ነው እንደገና አዳዲስ ነገሮችንም በህይወቴ ላይ ለመጨመር ለመማር ራሱ የሚመቸኝ ክረምት ነው ለምን በቂ ጊዜ አለኝ ማታም ቀንም የትኛውም ሁሉም ሰዓት ማለት ይቻላል የራሴ የግል እቅድ ብቻ የማካሂድበት በመሆኑ እኔ የምመኘውም የእረፍት ጊዜ ወቅቱ ክረምት ላይ ነው በቃ ለኔ ያ ሰዓት ተስማሚ ነው እና እኔ በጣም ነው የምወደው በግሌ በጣም